እንግዲህ በእግር ምናልባትም እስከ አስር ኪሎ ሜትር ያላነሰ መንገድ መጓዝ እችላለሁኝ። ከዛም በላይ መሄድ እችላለሁ እንደሁኔታው ነው። አንዳንድ ቁሳቁሶች የሚይዝበት አጋጣሚ ሲኖር ምናልባትም በቶሎ የመድከም ሁኔታ ሊሆን ይችላል በይበልጥ ግን በጣም ብዙ ኪሎሜትር መጓዝ እችላለሁ እውነቱን ለመናገር ምክንያቱም በብዛት እኔ በእግሬ የመጓዝ ብዙ ልምድ አለኝ። በዚህ ምክንያት ረጃጅም መንገዶችን በእግሬ የተጓዙበት ሁኔታ አለ። በዚህ ስለዚህ ልምዱ አለኝ ልምዱ አለኝ። ስለዚህ ረጅም ርቀት መጓዝ እችላለሁ ብዬ አስባለሁ። ምናልባትም እስከ ሁለት መቶ ኪሎ ሜትር ድረስ መጓዝ እችላለሁኝ። እንደ ሁኔታው ነው የተወሰነ ለተወሰነ ቀናት በእግሬ የተጓዝኩባቸው ሁኔታም ስላለ ስለዚህ ይሄን ያክልም ጊዜ ይሄን ያክልም ርቀት መጓዝ እችላለሁ ብዬ አምናለሁ።

እንግዲህ ጊዜዬን በደንብ የማስተዳደር አይነት ሰው አይደለሁም። ምክንያቱም በጣም ብዙ ጊዜ መሰረታዊ ችግሬ ነው ብዬ የማስበውም ይሄኛው ጊዜ ይሄንን የማስተዳደር ችግር ነው። ብዙ ውጤታማ መሆን የምችልባቸው ሁኔታዎችም ወደ ውጤት ያልተቀየሩበት ምክንያት በዚሁ ነው ብዬ የማስብበት ሁኔታም አለ። በዚህ ምክንያት እኔ ውጤታማ ሰው ነኝ ወይም ደግሞ የጊዜዬን በደንብ ማስተዳደር አይነት ሰው ነኝ ብዬ መደምደም ይከብደኛል። እንግዲህ ይህንን ለማሻሻል ጥረት አደርጋለሁኝ። ምናልባትም ውጤታማ እንደሚያደርግ በደንብ አውቃለሁኝ። በዚህም ምክንያት ጥረት እያረኩ ነው ማለት እችላለሁ

እንግዲህ ያው አዎንታዊ አስተያየት ተቀብዬ አውቃለሁኝ ከተለያዩ ሰዎች ማለትም ጓደኞቼ ሊሆን ይችላሉ ቤተሰብ። እንዲሁም የስራ ባልደረባና መሰል በዙሪያዬ ያሉ ሰዎች ከየተለያዩ አስተያየቶችን እቀበላለሁ። እነዚህ አዎንታዊ አስተያየቶች ደግሞ ያለኝን የያዝኩትን በጎ ጎን ወይም መልካም ጎን እንድቀጥልበትን የሚያበረታቱ አይነት አዎንታዊ አስተያየቶች ናቸው